ቀዝቃዛ ያየር ሁኔታ እወዳለሁ ምክንያቱም ለኔ ለጤናዬ ምቹ የሚሆነው ቀዝቃዛ አየር ስለሆነ ከሞቃት አየር ጋር ሲነጻጸር ቀዝቃዛ አየር ለኔ ምቹ ስለሆነ ቀዝቃዛ አየርን እወዳለሁ። ምክንያቱ ደግሞ ያው ለኔ ለጤናዬ ምቹ ስላልሆነ ሞቃት አየር ስለዚህ ቀዝቃዛ አየር ነው ሁኔታን እወዳለሁ።

የድምጽ መልእክት እልካለሁ። ምክንያቱም አስፈላጊ በሚሆንበት ሰዓት የድምጽ መልእክት ልካለሁኝ ነገር ግን አብዛኛውን ጊዜ ከተባለ ከድምጽ መልእክት ይልቅ የጽሁፍ መልእክት ብዙን ጊዜ ስለሚመቸኝ እኔ አብዛኛውን ጊዜ የምጠቀመውና የምመርጠው የ የጽሁፍ መልእክትን ነው። እና አንዳንድ ጊዜ ነው መልእክት ጽሁፍን የምመልከው

ኮምፒውተር መጠቀም እችላለሁ ይሄ ነገር ግን በመጠኑ ነው በጣም እችላለሁ የምባል ሰው አይደለሁም ነገር ግን መሰረታዊ የሚባሉ የኮምፒውተር ስኪሎች አሉኝ። ምክንያቱም ከዚህ በፊት በኮምፒውተር እውቀት እየተማርኩኝ ነኝ። እና እዚህ ልምምድም ስላደረኩ ከዚህ በፊት ኮምፒውተር መጠቀም እችላለሁ።

እኔ ማለት መማር ማስተማሩ ላይ በጣም አሪፍ የምባል ሰው ነኝ። ምክንያቱም መምህራን ሲያስተምሩኝ በጣም እወዳለሁ። በትምህርት ቤት ውስጥ የማሳየው ባህሪ አንፃርም መማር የምወደው አይነት ትምህርት አለ። ከእነዚህ ውስጥ ሂስትሪ መማር በጣም የምወደው ታሪክ መማር ማለት ነው። እና ሥለዚህ ታሪክ መማር በጣም ያስደሰተኝ ነው።

ስጦታ መስጠት በጣም ያስደስተኛል ምክንያቱም ለምትወደው ሰው ለምታፈቅረው ሰው ስጦታ መስጠት። ማለት በጣም ለየት ያለ ባህሪ ነው ሚያሳየኝ በራስህ ላይ አይተውም ማታቅን ባህሪ ነው ሚያሳይህ። ስለዚህ እኔ ለፍቅረኛዬ ይሁን ለወደጄ ስጦታ መስጠት በጣም እወዳለሁ።

አንድ ጊዜ ብዙ ስራዎችን አስተናግዳለሁም አስተናግጄም አውቃለው። ለምሳሌ ያህል እኔ የምኖረው ለብቻዬ ነው እና ከእነዚህም ውስጥ ደግሞ በአንድ ሰዓት ምግብም እሰራለሁ አበስላለሁ፤ በጎን ደግሞ አነባለሁ የተለያዩ የቤት ስራዎችን እጽፋለሁ እና በአንድ ጊዜ ብዙ ስራዎችን አስተናግዳለሁ።

አዎንታዊ አስተያየት ተቀብያ አውቃለሁኝ ያው ከስራዬም አንፃር ተማሪ ከመሆኔም አንፃር ሳየው ብዙን ጊዜ አዎንታዊ አስተያየቶች ይሰነዘሩልኛል ከእነዚህም አዎንታዊ አስተያየቶችም መሃል በጣም ጎበዝ ታታሪ ሰራተኛ ነህ የሚባለው አስተያየት በጣም ያስደስተኛል። እና አዎንታዊ አስተያየት እንደዚህ አይነት አዎንታዊ አስተያየት ውስጥ ሲሰጡ ራስን ለማነሳሳት በጣም ጠቃሚ ነው።

ከስራ ባልደረቦች ጋር ጥሩ ግንኙነት ነው ያለኝ ብዬ አስባለሁኝ ምክንያቱም ደግሞ ስራዬን በአግባቡ ስለምሰራ፤ በሰአቱ ስለምገኝ፤ ከስራ ባልደረቦቼ ጋር ጥሩ የሚባል ግንኙነት ነው ያለኝ። ምክንያቱም አንድ ሰው የስራ ሰአቱን ስራውን አክብሮ ከሰራ ከስራ ባልደረቦቹ ጋር ምንም ያህል መጥፎ ግንኙነት ሊኖረው አይችልም።

ባዶ እግር መራመድ አውቃለሁ። ነገር ግን ብዙን ጊዜ ያው ባዶ እግር መራመድ ለተለያዩ በሽታዎች ሊያጋልጥ ይችላል። ሆኖም ግን በእኛ ሀገር በኢትዮጵያ ውስጥ ክርስቲያን እምነት ጾም አለ። ይሄ ጾም ደግሞ አብይ ጾም ወይም ደግሞ የፋሲካ ጾም ይባላል። እና በዛን ሰዓት አብዛኛውን ጊዜ በባዶ እግር ነው የምናሳልፈው

እኔ ብዙውን ጊዜ ከሰዎች ጋር በጣም ጥሩ የሚባል ግንኙነት አለኝ ብዙ ሰዎች ጋርም ግንኙነት አድርጊአለሁኝ እና ሰዎችን እንዴት ትተዋወቃለህ? የሚለው ጥያቄ ማለት ለእኔ በጣም አሪፍ የሚባሉ ሰዎች ጋር ለመተዋወቅ ብዙም ሰዓት አይፈጅብኝም እና ቀረብ ብሎ በመነጋገር ሰዎችን ይተዋወቃለሁ።

የቤቴ ጣራ የተሰራበት እንደማንኛውም የኢትዮጵያ ቤት ከእንጨትና ከቆርቆሮ የተሰራ ነው። ያ ደግሞ የቤቱ ጣሪያ የሚባለው ከላይ ከቆርቆሮ የሚመመታበት አካባቢ ያለው ስለሆነ ከእንጨት የተሰራ ነው። እና የቤቴ የቤቴ ጣሪያ የተሰራው ከቆርቆሮና ከእንጨት ነው